ዛሬ የመጀመሪያ ምግብህ ምን? ነበረ ለሚለው ማለትም ጠዋት የበላሁት እንደ አጋጣሚ ጾም ስላልነበረ ዶሮ ወጥ ነው የበላሁት ማለት ነው። ጾም ካልሆነ ብዙ ጊዜ የምመገበው ቀለል ያሉ እንደ እንቁላል እንዲሁም ደግሞ። ስጋ ነክ የሆኑ ምግቦችን ነው ስለዚህ ዛሬ እንደ አጋጣሚ ዶሮ ወጥ ነው የበላሁት ማለት ነው።

በመስመር ላይ ገዢ ነህ። አዎ በመስመር ላይ ብዙ ግብይቶች ምናከናውነው። አሁን በተለይ ደግሞ አሁን ከቅርብ ጊዜ ወዲህ በጣም ብዙ ግብይቶች ሚከናወኑት በመስመር ላይ ነው። እንደበፊቱ እንደውም በፊት እንደውም ገንዘብ ማለትም በአካል ሄደን የሆነ ቦታ ነበር ምንገዛው አሁን ግን ባለው ዘመናዊ የግብይት ስርዓት ብዙ ግብይቶች ዲጂታላይዝ እየሆኑ ስለሆነ አሁን ምገበያየው። ብዙ ጊዜ በመስመር ላይ ነው ማለት ነው።

ጠዋት ምን ትበላለህ ለሚለው ጠዋት ብዙ ጊዜ የምመገበው ቀለል ያሉ የምግብ አይነቶች ነው። ያም ማለት ብዙ ጊዜ ሊወስዱ የማይችሉ የምግብ አይነቶች ለምሳሌ እንደ እንቁላል ያሉ። በእንደዚህ እንደ ሳንዱች ያሉ ምግቦች ሊሆኑ ይችላሉ። ሌሎችም እንደ ፍርፍር ያሉ ምግቦች ሊሆኑ ይችላሉ ማለት ነው።

አዲስ ነገር መማር ብዙ አዲስ ነገር መማር ምፈለጋቸው እንትኖች አሉ አዲስ ነገሮች አሉ ነገር ግን ጠቃሚና በህይወቴ ውስጥ የሆነ ቫልዩ አድ ሊያደርጉ የሚችሉ አዲስ ነገሮች መሆን አለባቸው። እና እነሱን በመለየትና ለይቶ በማየት አዲስ ነገሮችን ለመማር ወስን እወስናለሁ ማለት ነው።

የምትመኘው ስራ ምንድነው? ለሚለው እኔ የምመኘው ስራ። ያው በጣም ውጤታማ መሆን የምፈልግባቸው የስራ ዘርፎች አሉ እነዛን የስራ ዘርፎች በተቻለ መጠን። በትልቁ ችግር ፈቺ ሞል በሆነ አሰራር። ትልቅ የስራ ድርሻ እንዲኖራቸው እና እነዛን ፕሮጀክቶች ማሳደግ መቻል ነው የምመኘው። የስራ ሂደት ወይም ደግሞ መድረሻ ማድረግ የምፈልገው ውጠን ማለት ነው።

የምትወደው መጠጥ ምንድነው? ለሚለው ጥያቄ ያው የምወደው የመጠጥ አይነት ብዙ ጊዜ ከአልኮሎች ውስጥ ወይን ነው ወይን ጠጅ። ደስ የሚል የአልኮል የመጠጥ አይነት ነው። እና ከሌላው የመጠጥ አይነት ከቢራ ከውስኪ እና ከሌሎች ከድራፍት ምናምን ከሚባሉ መጠጦች። በተለየ ተመራጭ የማደርገው የመጠጥ አይነት ወይን ነው ማለት ነው።

ልብስ በእጅ ታጥባለህ? ለሚለው ያው ብዙ ጊዜ ልብሶቼን በእጄ ነው የማጥረው። ነገር ግን በማሽን የሚታጠቡባቸው አጋጣሚዎች እና ሁኔታዎች አሉ። ያ ማለት፥ እንደ ልብሱ አይነት ሊለያይ ይችላል። በእጅ ሲታጠብ የሚመነችክ የልብስ አይነት ብዙ ጊዜ በማሽን የሚታጠቡባቸው አጋጣሚዎች ስላሉ ግን ብዙውን ጊዜ ግን በእጅ ነው የማጥበው ማለት ነው።

የስራ ምግባር ታከብራለህ ወይ ለሚለው? አዎ የስራ ምግባር ማክበር ግዴታም ሀላፊነትም ውዴታም ነው። ይህም ማለት የስራ ምግባራችንን ካላከበርን ስራችንን በአግባቡ ማከናወንም ስለማይቻል ግዴታ የስራ ምግባራችንን ማክበር ይኖርብናል። መወጣት ይኖርብናል ሀላፊነታችንን መወጣት ይኖርብናል ምግባራችንንም በአግባቡ መተግበር ይኖርብናል ማለት ነው።

ቡና ወይስ ሻይ ትመርጣለህ ለሚለው ያው ብዙ ጊዜ እንደ አየሩ ሁኔታ የተለያየ ሊሆን ይችላል ምርጫ ምርጫዬም ያም ማለት ቡና በጣም ብዙ ሰዓት ትኩረት የሚያስፈልግ ጉዳይ ካለ ያንን ትኩረት ለማግኘት የቡና ኢነርጂ ወይም የቡና ሀይል ልጠቀም እችላለሁ። ወይም ደግሞ ሻይ ደግሞ ቀለል ላይ ያሉ ጊዜያቶች እንደዚሁ ዘና የምልባቸው ያን ያህል ትኩረት ወይም ደግሞ ውጥረቴ ያለባቸው ስራዎች ከሌሉ ደግሞ ሻይ ልጠቀም እችላለሁ። የአየሩም ሁኔታ ቀዝቀዝና ሞቃታማ በሚሆንበት ጊዜ የተለያየ ምርጫዎች ሊኖረኝ ይችላሉ ማለት ነው። ቡና ወይም ሻይ ማለት ነው።

አካባቢዎን ይወዱታል ለሚለው ጥያቄ? አካባቢየ ያው ከሞላ ጎደል። በጣም ሰላማዊና ለኑሮም ከሌላዋ ከሌላ ቦታ አንፃር ተስማሚና ሰላም ያለበት እንዲሁም ማህበረሰቡም እርስ በእርስ የሚተሳሰብበት እንዲሁም ደግሞ የሚተጋገዝበት የሚረዳዳበት። አካባቢ ስለሆነ። ለኑሮም ተፈጥሮዊ የሆነም። አውዱም ጥሩ ስለሆነ ተመራጭ ነው ማለት ነው። ስለዚህ አካባቢዬን ለመኖር አመቺ ነው እወደዋለሁ። ማለት ነው

አዎንታዊ አስተያየቶች ተቀብለህ ታውቃለህ ወይ? ለሚለው ጥያቄ ያው ብዙ ጊዜ አዎንታዊ አስተያየቶች ያስፈልጋሉ ተቀብዬም አውቃለሁ ምክንያቱም የትኛውንም ስራ በምንሰራበት ወቅት የምንቀበለው ውጤት ለወደፊቱ ለተሻለ ስራ እና ለተሻለ ተቀባይነት አስፈላጊ ስለሆነ አዋንታዊ ስቴቶችን ተቀብለን ደግሞ እንቀጥልበታለን እናስቀጥልበታለን ጥሩ የሆነውን ስራ መጥፎ የሆነውን ስራ ደግሞ እያረምን የምናስተካክልባቸው አሰራሮች አሉ ማለት ነው።

የሸክላ እቃዎች ትጠቀማለህ ወይ? ለሚለው፣ አዎ የሸክላ እቃዎችን እጠቀማለሁ። ያ ማለት በተለያየ አይነት ሁኔታ ማለት ነው። እንደ አገልግሎታቸው ይለያያሉ። ግን ከሸክላ ነው የሚሰሩት ሁሉም፣ ማለትም ለውጥ መስሪያነት የሚያገለግል ሸክላ አለ፣ ማለትም ተጋቢኖ ለመስራት የሚያገለግል እንደ ድስት አይነት የሚመስል ሸክላ አለ፣ እንዲሁም ደግሞ ለቡና ማ ማብሰያ ለቡና ማፍያ የሚያገለግል እንደ ጀበና አይነት ያሉ የሸክላ እቃዎች አሉ ማለት ነው። እና የሸክላ ምርቶች ናቸው ማለት ነው።